በምን ሰዓት ትነሳለህ? ለምለው ጥያቄ እንግዲህ ብዙ አይነት መልሶች ሊኖሩን ይችላሉ ማለት ነው። ምክንያቱም ለምንድነው? በምን ሰዓት ትነሳለህ የሚለው ጥያቄ ከየት ወዴት ወደሚለው ነው የሚወስደን ማለት ነው። ለምሳሌ ስለ ከእንቅልፍ ስለመነሳት ከሆነ የራሱ የሆነ መልስ አለው። የሆነ ቦታ ለመሄድ ደግሞ ስለመነሳት ከሆነም የራሱ የሆነ መልስ አለው ማለት ነው። ለምሳሌ ስለ እንቅልፍ በምናወራ ሰዓት እኔ አሁን ብዙ ጊዜ ከእንቅልፌ የምነሳው አስር ሰዓት ተኩል ወይም ደግሞ አስራ አንድ ሰዓት ነው ማለት ነው። በዛ ሰዓት እነሳለሁ። የሚያስፈልጉኝ ነገሮችን አደርጋለሁ፣ ጸሎት አደርጋለሁ። አንዳንድ እንቅስቃሴዎችን አደርጋለሁ፣ ከዛ በኋላ ነው እንግዲህ ይነጋል ማለት ነው። ስለዚህ በጠዋት ነው ወደ አስራ አንድ ሰዓት ወይ አስር ሰዓት አካባቢ ከእንቅልፌ እነሳለሁ ማለት ነው።